ስራህ አድካሚ ነው። አዎ የኔ ስራ እጅግ በጣም አድካሚ ነው። ያው እንዲ በትምህርት አለም ያለሁ ተማሪ ነኝ። እናም ትምህርት ማለት እጅግ በጣም አድካሚ እጅግ በጣም ብዙ ነገር የምናገኝበት እጅግ በጣም። ብዙ እውቀት የምንሸምትበትና ብዙ ድካም የሚጠይቅ ነገር ስለሆነ። ስራዬ አድካሚ ነው። ውጤታማ ነው።

በመስታወት ላይ ምን ያህል ጊዜ ታያለህ? በመስታወት ላይ እስከ ሶስት ደቂቃ ድረስ አያለሁ። ያው ከእንቅልፌ በነቃሁበት ሰዓት ጠዋት ላይ ሁሌም መስታወት አያለሁ። እና ለሶስት ደቂቃ ያህል ፊቴን አያለሁ። በመስታወት ላይ የምቆየው ደቂቃ ለሶስት ደቂቃ

ኢሜል ትጠቀማለህ? አዎ ኢሜል እጠቀማለሁ። ምክንያቱም የተለያዩ ማህበራዊ ሚዲያ ለመጠቀም ወይም ደግሞ ፕራይቬሲን ወይም የግል መረጃዬን ለማንም ሼር ላለማድረግ ኢሜል እጠቀማለሁ። ኢሜል እጅግ በጣም ጠቃሚ ነገር ስለሆነ ኢሜል ተጠቃሚ ነኝ። እጅግ እጠቀማለሁ ብዙ ጊዜ ኢሜል ተጠቃሚ ነኝ ማለት ነው

እህል መፍጨት ታውቃለህ? እህል መፍጨት አላውቅም። በተለይ ወደ እኛ አካባቢ እህል የሚፈጨው እራሱን እራሱን የቻሉ እህል የሚፈጩ ባለሙያዎች አሉ። እና እኛም እህል የምናስፈጨው ከእነሱ ከባለሙያዎቹ ነው እንጂ እኔ እህል የመፍጨት ሙያን ስላልተማርኩ እህል መፍጨት አላውቅም። እና በተለይ አሁን ላይ እህል መፍጨት እጅግ በጣም እየዘመነ ከነዳጅ ወፍጮ ባሻገር ወደ መብራት በመብራት ሀይል የሚሰራ ወፍጮ በመምጣት እጅግ በጣም ዘምኖ በቀላል መንገድ እህል እየተፈጨ ነው ያለው እና እህልም የሚፈጩ እራሱን የቻሉ ባለሙያዎች አሉ። እነሱ ናቸው የሚፈጩት እንጂ እኔ እህል መፍጨት አላውቅም አልችልም።

አካባቢዎን ይወዱታል አዎ አካባቢዬን እጅግ በጣም ነው የምወደው። ምክንያቱም አካባቢዬ ያደኩበት ነው እጅግ በጣም ብዙ ትዝታዎች ስላሉኝ አካባቢዬን እጅግ በጣም ነው የምወደው። ምክንያቱም አካባቢዬ ላይ ቤተሰቦቼ ያሉበት ነው ጓደኞቼ ጎረቤቶቼ ያሉበት እና አብሮ አደጎቼ ያሉበት ነው እና አካባቢዬን እጅግ በጣም እወደዋለሁ። ብዙ የልጅነት ትዝታ ትውስታዎች ያሉ አካባቢዬ ላይ ነው። እና እንዲሁም እጅግ በጣም የምወዳቸው ከእኔ በላይ የሚያስቡልኝና የሚወዱኝ ጎረቤቶቼ ያሉት አካባቢዬ ስለሆነ አካባቢዬን እጅግ በጣም እወዳለሁ። ከምንም በላይ አከብራለሁ። ሁሌም የሚናፍቀኝ አካባቢዬ ነው ማለት ነው። እወዳለ

ስትታመም ከስራ ትቆያለህ? በምታመምበት ሰዓት ከስራ አልቆይም። ምክንያቱም ከስራ መቆየት ሰዓት አለማክበር ነውና ሰዓት አለማክበር ደግሞ እጅጉን የስነ ምግባር ግድፈት ነውና ይህን ደግሞ እኔ አልወድም አልፈልግም። እና ስታመም ከስራ ባልደረቦቼ ፍቃድ በመጠየቅ ህመሜ ከህመሜ እስከማገግም ድረስ። በፍቃድ እቀራለሁ እንጂ ስታመም ከስራ አልቆይም። ሰዓትም አልሸራረጅርፍም አልዘገይም ማለት ነው።

የቤት እንስሳ አለ። አዎ የቤት እንስሳ አለኝ በተለይ እኔ ያደኩበት ገጠራማ አካባቢ ላይ ስለሆነ። የቤት እንስሳ በማላመድ ነው የምንተዳደረውና። የቤት እንስሳ አለን አሉኝ። በተለይ ካሉን የቤት እንስሳዎች ውስጥም ከብት በግ ፍየል። ዶሮ ኒው የመሳሰሉት የፊት ሰዎች። በእኛ አካባቢ በጣም በብዛት የሚገኙ የቤት እንስሳዎች ናቸውና። ለኔ ለራሴም በጎች አሉኝ ከብቶች አሉኝ። እና የቤት እንስሳ አለኝ ማለት ነው

ውሳኔ መስጠት ትችላለህ? ውሳኔ መስጠት እችላለሁ። በተለይ በስራ አለም ላይ ሳለን ለእያንዳንዱ ውሳኔ የሚጠይቁ ስራዎች ስለሚገኙ ለእነሱ ውሳኔ መስጠት ግዴታ ነው የኔ የስራ ገበታ ደግሞ ተማሪነት ስለሆነ በተለይ በተማሪ እኚህ በምኖርበት ሰዓት የክፍል አለቃ በመመረጥ የክፍል አስተዳዳሪ ሆኘ አገልግላለሁና ክፍል አስተዳደሪ በነበርኩበት ሰዓት ከመምህራን ጋር በጉብኝ ከመምህራን ጋር በመግባባት የሚሰጡ ውሳኔዎች አሉና እነሱ ውሳኔዎች ለተማሪዎች ወሳኝ አካል በመሆን እኔ እወስናለሁ ማለት ነው። እንዲሁም ደግሞ የተሻለ ሀሳብ የምለውን በማቅረብ ውሳኔ እንዲወሰንበት አደርጋለሁ ማለት ነው እና ውሳኔ ይወስናል

ዳቦ ማብሰል ትችላለህ? አዎ ዳቦ ማብሰል እችላለሁ። እኔ ተማሪ ስለሆንኩ በትምህርት አለም እያለሁ ከቤተሰብ ርቄ የራሴን ዶርም ይዤ በምማርበት ሰዓት። ለራሴን ለራሴ ራሴ እያበሰልኩ ነው የምኖረውና በዛን ሰዓት እንጀራ በምቀባበት ሰዓት ዳቦ የመጋገር ችሎታንም አግኝቻለሁ ማለት ነው። እናም በዚህ ችሎታዬ በተለይ ከትምህርት መልስ በእረፍት ሰዓት ወደ ቤተሰብ በምሄድበት ሰዓት። ባለኝ ዳቦ የመጋገር እንጀራ የመቀባት ችሎታ እናቴን አግዛለሁ ማለት ነው። እና ዳቦ የማብሰል ችሎታው አለኝ

የስራ ቦታ ደህንነት እንዴት ነው? የስራ ቦታ ደህንነት እጅግ በጣም አሪፍ ነው። ከስራ ቦታ እጅግ በጣም ፍቅር መተሳሰብ አንድነት የስራ መንፈስ ወኔ ያለበት ነው። እንዲሁም ደግሞ ከጸጥታ ችግር የጸዳና እጅግ በጣም ሰላማዊ የሆነ የስራ ቦታ ነው ማለት ነው። የስራ ቦታዬ እጅግ በጣም የምወደው እጅግ በጣም የሚያስቀና እጅግ በጣም ሰርቼ የምከበርበት። እጅግ በጣም ሰዎችንም የማከብርበት። እኔም የምከብርበት የስራ ቦታ ነው ያለኝ ማለት ነው። በተለይ የስራ ቦታችን። በተለይ ከተማ መሃል ነው ያለው እና። ከከተማ መሃል ላይ እጅግ በጣም ድህ ሰላም ጉዳይ ደህንነቱ የተከበረ ነው እጅግ በጣም አሪፍ ነው ማለት ነው። የስራ ቦታዬ ደህንነት እጅግ በጣም ጥሩ ነው አሪፍ ነው።

የትኛውን የቀኑን ሰዓት ትወዳለህ? ያው እኔ ሁሉንም የቀኑን ሰዓት እወዳለሁ። ከአንድ ሰዓት እስከ አስራ ሁለት ሰዓት ያለውን የቀኑን ሰዓት እወዳለሁ። ምክንያቱም በዚህ ሰዓት ውስጥ አይኔ ተገልጦ እጅግ በጣም ብዙ ስራዎችን የምሰራበት ሰዓት ስለሆነ ሁሉንም ሰዓት እወዳለሁ። በተለይ ግን ከአሉት ሰአቶች ውስጥ ከቀኑ ስድስት ሰዓትን እጅግ በጣም እወዳለሁ። ምክንያቱም ጠዋት ስራ ገብቼ ስድስት ሰዓት ላይ ለምሳ እረፍት የምወጣበትና ራሴን እረፍት የማገኝበት ለራሴ እረፍት የማገኝበት ሰዓት ስለሆነ ከሌላው በተለየ ከቀኑ ስድስት ሰዓትን እጅግ በጣም እወዳለሁ። እንደ አጠቃላይ ግን የቀኑ ሁሉንም ሰዓት እወዳለሁ ማለት ነው።

ስማርት ፎን ትጠቀማለህ? ስማርት ፎን እጠቀማለሁ። በተለይ ያው እኔ የኮምፒውተር ስልጠና ስለወሰድኩ የኮምፒውተር ስኪሉ አለኝ በዛም በተጨማሪም በስልኬ የተለያየ ኦንላይን ስራዎችን ስለምሰራ። ለስመርት ፎን ቅርብ ነኝ ማለት ነው። እናም ስማርት ፎን ተጠቃሚ ነኝ በተለይ እኔ ስማርት ፎን መጠቀም ከጀመርኩ። እጅግ በጣም ብዙ አመት ሆኖኛልና ከትንሽ ስማርት ፎኖች በመነሳት አሁን ላይ እጅግ በጣም የላቁና የተሻሉ ስማርትፎኖችን ተጠቀሚ እኔ ማለት ነው እና ስማርትፎን እጠቀማለሁ

በምን ሰዓት ትተኛለህ? ያው እኔ የምተኛው በምሽቱ ሶስት ሰዓት ነው ብዙን ጊዜ የምተኛው ሶስት ሰዓት ነው ማለት ነው። ያው የቀኑ ውሎዬ እንግዲህ ሁለት ተኩል ወደ ስራ እገባለሁ ጠዋት ሁለት ተኩል ወደ ስራ እገባለሁ። ከዛ ስድስት ሰዓት ላይ ለእረፍት ወይም ለምሳ እወጣና ሰባት ተኩል ወደ ስራ እገባለሁ። እስከ አስራ አንድ ሰዓት ድረስ ቆይና ከአስራ አንድ ሰዓት በኋላ ከስራ ከተመለስኩ በኋላ ከቤተሰቦቼ ጋር ለራት የሚሆን ምግብ በማዘጋጀት እና የተለያዩ የቤት ስራዎችን በመስራት እስከ ምሽቱ ሁለት ሰዓት ድረስ እቆያለሁ ማለት ነው። ምሽቱ ከምሽቱ ሁለት ሰዓት እስከ ሶስት ሰዓት ባለው ውስጥ የእራት በመብላት ሶስት ሰዓት በኋላ የመኝታ ሰዓት ነው ማለት ነው። ስለዚህ እኔ አብዛኛውን ጊዜ ምተኛው ሶስት ሰዓት ላይ ነው